የትኛውም በዓል ትወዳለህ ለሚለው ጥያቄ ትክክለኛ መልስ ለማግኘት መጀመሪያ በዓል ማለት ምን ማለት ነው? በዓል የሚባለው ከሃይማኖት አንፃር ከሆነ በአመት አንድ ጊዜ። በየአመት የሚደጋገም ማለት ነው። እና አሁን ለምሳሌ መስከረም አንድ ላይ ያለ በዓል ከሆነ በየአመቱ መስከረም አንድ ላይ እሱ የሚደጋገሙ ምን ይባላል በዓል ይባላል። ሁለተኛው በዓል የሚባለው ደግሞ ከብሄር አንፃር ነው። ብሄር ከብሄር አንፃር በዓል የሚባለው እንትን የምንለው ነው። ባህል ማለት ነው። አሁን ለምሳሌ ብዙ አይነት ባህሎች አሉ አሁን ለምሳሌ ኢትዮጵያ ውስጥ በጣም ብዙ ብሄር ብሄረሰቦች ስላሉ እና እነሱ በቃ ከእነሱ ውስጥ ብዙ ባህል አለ ማለት ነው። ለዛ ብዙ ባህሎች አሉ። ለምሳሌ የአማራ ባህል የሶማሌ ባህል የትግራይ ባህል የኦሮሞ ባህል የስልጤ ባህል የጉራቢጌ ባህል የሃላባ ባህል የደች ባህል እንደዚህ እያሉ ቡዙ አሉ ማለት ነው። እና ከሃይማኖት አንፃር እኔ የምወደው የምወደው ባህል የትኛው ነው? ኢድ የሚባለውን ኢድ ወይም ደግሞ አረፋ ይባላል ሁለቱም ኢድ ይባላል። ኢድ ማለት በአመት ተደጋግሞ ሚመጣ የእስልምና ሃይማኖት በሀል ነው። እና እኔ እሱን እወዳለው ማለት ነው። ምክንያቱም በሱ ጊዜ ሚደረገው መጀመሪያ በጠዋት ተነስቶ ሰው ገላውን ይታጠባል ከዛ ሽቶ ይቀባል ጥሩ ልብስ ይለብሳል። ከዛ በኋላ ምግብ በልቶ ወደ የት ይሄዳል ጠዋት ላይ በአስራ ሁለት ሰዓት ላይ ወደ መስጊድ ይሄዳል። መስጊድ ከሄደ በኋላ ደግሞ ይሰግዳል ማለት ነው እዛ ሰግዶ ይመለስና ወደ ቤቱ ይመለሳል ማለት ነው። ከባህል ደግሞ የምወደው ባህል የትኛው ነው? ሁሉንም ባህሎች ይመቹኛል ግን በጣም ከኔ ዘንድ ከሁሉም ሞስት ፕሪፈር የሆነው እኔ ዘንድ ምንድነው? እንትን ባህል የአማራ ባህል ምክንያቱም አማራ ባህል ብዙ አይነት ባህሎች አሉ ለምሳሌ የአመጋገብ አለ የአለባበስ አለ። የሙያ አለ የምግብ አለ እና በጣም ብዙ አለው እና ከምግብ የሚመቸኝ ክትፎ የሚመቸኝ ከምግብ የሚመቸኝ ክትፎ። ከአለባበስ ደግሞ የሀበሻ ቀሚስ የሚባል አለ እና እሱ የሚሰራው መጀመሪያ ሀር ይሰበሰብና ይፈተላል። ከተፈተለ በኋላ እሱ በስነ ስርዓት ይቀመጥና በባለሙያ ነው የሚሰራው እና በጣም ነው የሚያምረው እሱ ልብስ ማለት ነው። እና ከልብስ እሱ ይመቸኛል። ድጋሚ ከ እንትን ደግሞ የምወደው ባህል ከ ከአመጋገብ ደግሞ ሌላኛው ባህል የምወደው የጉራጌን ባህል ነው። የጉራጌ ባህል የጉራጌና የስልጤ ማለት ነው የጉራጌ እነሱም እንደዛው አለባበሳቸው እና የፀጉር አሰራር አመጋገባቸው አመጋገባቸው በጣም የምወደው ምግብ አለ። ሁሉንም ምግብ በእርግጥ እወዳለሁ ግን ያው የምወድበት ምክንያት ያን ግብ በጣም ገንቢ ነው። ለእንትን ጠንክ ያጠነክራል ሰውነታችንን ብዙ ቫይታሚኖች ውስጡ አሉ ለዛ ከዛ አንፃር በጣም እወደዋለሁ ማለት ነው። የምግቡ ስም ቆጮ ይባላል። እና የሚሰራው ደግሞ ብዙ ሂደት አለው እና አሰራሩ ከበድ ይላል ከሌላው እንደ ሌላው ምግብ ዝም ብሎ በቀላሉ የሚሰራ ነገር አይደለም። እና ለመስራት እሱን ለመስራት መጀመሪያ ኮባ ያስፈልገናል ከዛ ልምድ ያለው ሰው የስፈልጋል ከዛ እነሱ እንትን ይባሉና ይሰራል ማለት ነው። ይሄ ቆጮ ሌላኛው ደግሞ በጣም የምወደው እዛው ከስልጤና ከጉራጌ ባህል አመጋገባቸውን እንትን ነው ክትፎ ክትፎ የሚሰራው በጣም በጣም ነው የሚጣፍጠው። ክትፉ የሚባለው ምግብ እና እሱን ለመስራት የሚያስፈልገው ስጋ ነው። ጥሬ ጥሬ ስጋ ቀይ ቀዩ ስጋ ይመረጥና ቀይ ቀይ ስጋ ይመረጥና እንተን ይባላል ማለት ነው። በደቂቃ ይከተላል ከተከተፈ በኋላ ጡብ ጡብ በሚባለው እንትን ይቀመጥና ቁጭ ይደረጋል ማለት ነው። ከዛ በዛ ከተቀመጠ በኋላ እንትን ይደረጋል ማለት ነው። ቆይ ይደረግና በስነ ስርዓት ተከትፎ ምናምን ቅቤ ይደረግበታል ሚጥሚጥ ይደረግበታል እና በጣም ነው የሚጥመው እሱ ከቆጮ ጋር ሲበላ በጣም ለሰውነታችን ሀይልና ጉልበት ይሰጠናል ማለት ነው። በዚህ ጨርሻለው

ያሁ ጥያቄ ደግሞ "ጠዋት ወይስ የማታ ሰው ነህ?" ይላል። ጥያቄውን እኔ እንደተረዳሁት የጧት ሰው ነህ ማለት ስራህ ጠዋት ጠዋት ነው ወይስ ማታ ማታ ነው፤ ወይም ደግሞ ድርጊቶችን አብዛኛው ጊዜ የሚፈጠነው ጠዋት ጠዋት ነው ወይስ ማታ ማታ ነው ነው። ለመጀመሪያው ጥያቄ "ጠዋት የጠዋት ሰው ነህ?" ማለት እኔ የም የሚመቸኝ ከጠዋትና ከማታ ጠዋት ነው። ምክንያቱም ጠዋት ስነሳ በጣም በአዲስ መንፈስ ነው የምነሳው ለዛ በጣም ይመቸኛል ማለት ነው እንትን ለማድረግ ጊዜዬን በአግባብ ለመጠቀም በቃ ከእንቅልፌ ስለምነሳ ብዙ ነገራቶችን ለማከናወን በጣም ፍላጎት ይነሳሳብኝ ይነሳሳል ማለት ነው። የእንት ብዙ ድርጊቶችን የመተግበር ፍላጎት ይነሳሳልኛል ማለት ነው፤ እና በዚህ ምክንያት ሚመቸኝ ሰዓት ከጠዋትና ከማታ የማ የጠዋት ነው ማለት ነው። ምክንያቱም አሁን የጠቀስኳቸውን ምክንያት ከግምት በማስገባት ከእነሱ አንፃር የሚመቸኝ የጠዋት ነው፤ ግን አንዳንዴ ማታን የምመርጥበት ሰዓት አለ። ድንገት ማት ጠዋት በጣም ቢዚ ሆኜ ወይ እንቅልፍ ጥሎኝ ምናምን ሰዓቴ ከሄደ ብዙ ነገራቶች ሰላሚዛቡብኝ ወደ ማታ የግድ ማስተላለፍ አለብኝ ይሄኛውን ማለት ነው። ለዛ አንዳንዴ ሁል ጊዜ ጠዋት ነኝ ሁል ጊዜ ማታ ነኝ ማለት እንትን አልወስንም ማለት ነው እንደ ሰዓቱ ነው። ጠዋት ጠዋት ከተለሜ አንዳንዴ አንዳንድ ጊዜ ጠዋት ጠዋት ይመቸኛል፤ አንዳንድ ጊዜ ደግሞ ማታ ማታ። ግን በጣም እኔ ቢመቸኝ ደስ የሚለው የጧቱን ነው። ምክንያቱም ከቅ የቅድሙ ጠዋት ከእንቅልፋችን ስለምንነሳ አእምሮአችን ንጹህ ነው። ብዙ ነገራቶችን ለመያዝ ምናምን ክፍት ነው ማለት ነው ከዛ አንፃር እንትን ለመያዝ ይጠቅመናል ማለት ነው።

በእጅ መጻፍ ትወዳለህ ለሚለው ጥያቄ? በእጅ መጻፍ በጣም ነው የምወደው እወዳለሁ ማለት ነው ቀጥተኛ መልስ እወዳለሁ። ምክንያቱም በእጄ ስጽፍ ብዙ እንትኖችን የእጅ ጡንቻዎቼ ምናምን ይጠነክራሉ። አንደኛ ሁለተኛ እንትን ለማድረግ ቃላቶችን ለመያዝ የምጽፋቸውን ቃላቶች ማለት ነው እነሱን ለመያዝ ይጠቅማል። ሶስተኛ ደግሞ ጊዜን በአግባቡ ለመጠቀም ቶሎ ቶሎ በምጽፍበት ጊዜ ትኩረቴ እንትኑ ጋር ይሆናል ማለት ነው የምጽፈው ሀሳብ ጋር ስለሚሆን። አእምሮዬ አይበታተንም አንድ ቦታ ሀሳቤን ሰብሰብ አድርጌ እንትን ማድረግ እችላለሁ። ግን አንዳንዴ ደግሞ በጣም ነው የሚደብረው። ሁሌ በእጅ መጻፍ ይሰለቻል ምክንያቱም ያደክማል በእጃችን ስንጽፍ የሚያደክም ነገር አለ። በቃ አሁን ትምህርት ቤት ምናምን ስንጽፍ ቁጭ ብለን ነው የምንጽፈው በጣም ነው የሚያደክመው። እና አንዳንዴም ይሰለቻል ማለት ነው። በእጅ መጽሐፍ ግን እኔ እወዳለሁ።

ያሁኑ ጥያቄ ደግሞ በጣም የሚያስደስት ጥያቄ ነው ሽማግሌዎችን እንዴት ታከብራለህ? ለሚለው ጥያቄ ሽማግሌዎችን በተለያየ መንገድ ላከብር እችላለሁ ከእነሱ መካከል ያዘዘኝን በዋናነት ያዘዙኝን በመስራት እና የሚያስደስታቸውን ነገር በማድረግ ነው። አሁን ያዘዙኝ አሁን ለምሳሌ እንደዚህ ምግብ አምጣልኝ ካሉኝ። ይሄኛውን አግዘኝ ካሉኝ እንደዚህ አድርግ ካሉኝ። ሰው ጥራልኝ ካሉኝ። እና እንደዚህ አታደርግ ካሉኝ እነሱ ያዘዙኝን በመታዘዝ ሸማግሌዎችን ላከብር እችላለው። ሌላኛው ደግሞ የሚወዱትን ነገር በመስራት ለምሳሌ የሚያስፈልጋቸው ተቸግረው ምናምን ከሆነ ለነሱ ብር በማገዝ። ሌላ ደግሞ የሚያስደስታቸውን ነገር በማድረግ ቡና በመግዛት ሻይ በመግዛት። ቡና ዳቦ ቡና ቁርስ እንደዚህ በመስጠት አስደስታለው

ምን ያህል ጊዜ ስብሰባ ታደርገላችሁ ለሚለው ጥያቄ? ደግሞ እንደዕውነቱ ከሆነ በወር አንድ ጊዜ ወይ ሁለት ጊዜ ወይ ስብሰባ ላደርግ እችላለሁ ስብሰባው ማድረግ ደግሞ ከጓደኛዎቼ ጋር ሊሆን ይችላል ቤት እና ከሰፈር ልጆች ጋር ሊሆን ይችላል ወይ ደግሞ ከተማሪዎች ጋር ሊሆን ይችላል ከነሱ ጋር ስብሰባ አደርጋለሁ ማለት ነው። እና ስብሰባም የማደርግበት ምክንያት ብዙ ጥቅም አለው። ከእነሱ መካከል ችግር ተነስቶ ከሆነ ችግሩን እንዴት መቅረፍ እንዳለብን። ጥሩ ነገር አግኝተን ከሆነ እሱን ለመለዋወጥ። መጥፎ ነገር ከተገኘ ደግሞ እሱን እንዴት በጥሩ ነገር ቀየረን ወደ ተሻለ መንገድ እንቀይረዋለን ብለን። እሱን ለመወያየት ስብሰባ እናደርጋለን ማለት ነው።